ስንት ትራስ ትጠቀማለህ? ያው እንግዲህ እኔ የምጠቀመው አንድ ትራስ ነው። ምክንያቱም አንድ ሰው ብቻ ነኝ ላጤ ነኝ ባለትዳር አይደለሁም ስለዚህ አንድ ትራስ ብቻ ነው የምጠቀመው። ያው ትራስ በነገራችን ላይ የትራስ አጠቃቀም እጅግ በጣም ወሳኝ ነው። ለእንቅልፍ ጥራት ላለው እንቅልፍ ምቾት ላለው እንቅልፍ። የትራስ አጠቃቀም በጣም ወሳኝ ነው። ትራስ በጣም ከፍ ሲል ሲቆለል አንገትን ከመቆልመም አንፃር ለአንገት ምቾት አይሰጥም። አንገት እና ይሄ አንገታችን እንዲያመን ያደርጋል። ትራሱ በጣም ደግሞ ዝቅም ሲል ደግሞ ለእንቅልፍ ምቹት አይሰጥም። ያው በመጠኑ በተመጣጣኝ በሆነ ከፍታ ላይ ሲሆን ነው ትራስ በጣም አሪፍ የሚሆነው። ስለዚህ የትራስ አጠቃቀሜ እንግዲህ እኔ የትራስ አጠቃቀሜ እጅግ በጣም በተመጣጣኝ መንገድ ከፍም በጣምም ከፍ ሳይል በጣምም ዝቅ ሳይል በመጠነኛ መልኩ አንድ ትራስ ብቻ ነው የምጠቀመው ማለት ነው። ስለዚህ አንገቴ በጣም በጤናማ ሁኔታ ጥሩ እንቅልፍ ጥራት ያለው ቆንጆ እንቅልፍ ተኝቼ እንድነሳ ይጠቅመኛል። የትራስ አጠቃቀሜ ስለዚህ አንድ ትራስ ነው የምጠቀመው

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ አዎ ቀላል ነው። በርግጥ ግን አንዳንድ ጊዜ ይቅርታ ካጠፉ በኋላ ይቅርታ መጠየቅ ቀላል ነው ግን ተበድሎ ይቅርታ መጠየቅ ግን ይከብዳል ምክንያቱም ተበደይ ይቅርታ መስጠት ለመጠየቅ ትንሽ ሊቸግር ሊከብድ ይችላል። በዳይ ከሆነ ግን የበደለ ሰው ወይም ያስቀየመ ሰው ግን ይቅርታ መጠየቅ ቀላል ነው ብዬ አምናለሁ። ግን አንዳንድ ጊዜ ምን አለ የራሳችን የውስጣችን መጥፎ ወይም አሉታዊ ባህሪ ስለሚያጠቃን ይቅርታ ለመጠየቅ ትንሽ ሊከብደን ይችላል ይሄም የሚመነጨው ከምንድነው አሉታዊ ነገር ከማዳበር ወይም አሉታዊ አስተሳሰቦችን ከማዳበር የተነሳ ነው። ብዙ ጊዜ አሉታዊ አመለካከትና አስተሳሰቦችን ስናዳብር ሰዎችን ይቅርታ ለመጠየቅ እና ይቅር ለማለት በጣም እንቸገራለን ስለዚህ ይቅርታ መጠየቅ በጣም ቀላል ሆኖ ሳለ ነገር ግን በራሳችን አሉታዊ አስተሳሰብ አማካኝነት ይቅርታ መጠየቅ ሊከብድም ይችላል እንጂ ይቅርታ መጠየቅ ቀላል ነው።

በዚህ ቅዳሜና እሁድ ምን ታደርጋለህ? እንደ አጋጣሚ ሆኖ ነገ ቅዳሜ ነው ከዛ ቀጥሎ እሁድ ነው ቅዳሜና እሁድ ነው። በዚህ በሁለቱ ቅዳሜና እሁድ ለማድረግ ያሰብኩት እንግዲህ ያው ቤተክርስቲያን ለመሄድ አስቤያለሁ እግዚአብሔር ከፈቀደልኝ ጠዋት ቤተክርስቲያን ሄጄ ተሳልሜ ከዛ በኋላ ጸሎት አድርጌ ከተመለስኩኝ በኋላ እንደገና ስራ ለመስራት ነው እቅዴ። የተለያዩ ቪዲዮዎችን ኤዲት አደርጋለሁ ወይም ወይም የተለያዩ ቪዲዮዎችን አቀናብራለሁ። ከዛ ደግሞ ያቀናበርኳቸውን ቪዲዮዎች ያው የተለያየ ሶሻል ሚዲያ ላይ እንደ ቲክታክ እና ዩቲዩብ ላይ ፖስት አደርጋለሁ። ስለዚህ በቃ ስራ በመስራት ኦንላይን ላይ ስራ በመስራት ነው የምውለው። ሌላ ምንም እቅድ የለኝም። ስራዬም እሱ ስለሆነ ሌላ ምንም የምሰራው ስራ የለም። ቪዲዮዎችን አያለው አንዳንድ ቪዲዮዎችን አቀናብራለሁ ከዛ ደግሞ ያቀናበርኩትን ደግሞ እንደገና ፖስት አደርጋለሁ። በዛ በዛ ነው እንግዲህ ቅዳሜና እሁድን ደግሞ የማሳልፈው

የይለፍ ቃልህን ትጠብቃለህ? አዎ በሚገባ የይለፍ ቃሌን እጠብቃለሁ ለአስር አመት ስትጠቀምበት የነበረው የይለፍ ቃል አለኝ። ስለዚህ ይሄን የይለፍ ቃል በአግባቡ ነው የምትጠቀመው በአግባቡ ነው የሚይዘው። ምክንያቱም አንዴ ለፍ ቃል ከጠፋብኝ ምናልባት በጣም ሊያስቸግረኝ ይችላል። እንግዲህ የተለያዩ ማህበራዊ ድረ ገጾችን ወይም የተለያዩ መተግበሪያዎችን ለመጠቀም የግዴታ የይለፍ ቃል ያስፈልገኛል። እነዛን የይለፍ ቃሎች ካልተጠበቀ ካልጠበቅኩና በአግባቡ ካልያዝኳቸው በቀር። ከረሳው ወይም ደግሞ ከጣልኳቸው ሊያስቸግረኝ ይችላል። እና ደግሞ መረጃዎቼን እና ማስረጃዎቼን ላጣም እችላለሁ ማለት ነው። ስለዚህ የይለፍ ቃል በአግባቡ እጠብቃለሁ እጠቀምበታለሁ ማለት ነው። አንዳንድ ጊዜ እንግዲህ የይለፍ ቃል ሲጠፋብኝ ያው የይለፍ ቃል ረሳቻለሁ በሚል አማራጭ ወደ እዛ መተግበሪያ ወይም ወደ እዛ ማህበራዊ ድረ ገጽ ልገባ እችላለሁ። ግን ያው ሁል ጊዜ የለፍ ቃል ስለሚያስፈልገኝ የለፍ ቃሌን በአግባቡ መጠበቅ ይኖርብኛል። የለፍ ቃሌን እጠብቃለሁ

በአደባባይ መናገር ትችላለህ? በአደባባይ መናገር አጋጣሚ አልችልም። እኔ ምክንያቱም ትንሽ በአደባባይ በመናገር አላደግኩም። ሳድግ ላይ አንዳንድ ንግግሮችን ወይም ደግሞ አንዳንድ ገለጻዎችን ወይ መድረክ መምራት ምናምን በእንደዚህ አይነት አስተዳደግ እና በእንደዚህ አይነት ዘርፍ ውስጥ አላለፍኩም። ስለዚህ በአደባባይ መናገር ትንሽ ሊቸግረኝ ይችላል። ሊቸግረኝ ነገር ግን በትንሽ ጊዜ እንደማመጣውና በትንሽ ጊዜ ባህሪ ወይም በትንሽ ጊዜ ልችለው እንደምችል ወይም በትንሽ ጊዜ ያንን ነገር ማድረግ እንደምችል አምናለሁ። ምክንያቱም አንድ ቀን፣ ሁለት ቀን፣ ሶስት ቀን፣ መድረክ ላይ መቆም ከተቻለና የሰውን ፊት በደንብ ማየት ከተቻለ የሰው ፊት በደንብ ማየት ከተቻለ ማወቅ ይቻላል። ወይ መልመድ ይቻላል። ስለዚህ በአደባባይ መናገር ቀላል ነው ይቻላል። ነገር ግን ልምድ ነው የሚጠይቀው ልምድና ድፍረት ይጠይቃል። ዝግጅት ይጠይቃል። በዛ ነገር ውስጥ ማለፍን ይጠይቃል። እንጂ ብዙም ከባድ የሚባል ነገርም አይደለም። ስለዚህ እኔ አሁን ላይ በአደባባይ መናገር አልችልም።

በስራ ስንት ጥሪ ታደርጋለህ? በስራ ሰዓት ላይ ሆኜ ጥሪ አላደርግም ምክንያቱም ስራ ሰዓት ላይ ስልክ ምናምን ትኩረቴን ስለሚበታትንብኝ። ስልክ አልጠቀምም በብዛት ስራ ሰዓት ላይ ምክንያቱም ስራ ሰዓት ላይ ስልክ ስትጠቀም አንደኛ ትኩረቴን ይበታተንብኛል። ሁለተኛ ጊዜዬን እና ሰአቴን ይገድልብኛል። ስለዚህ በተቻለይ መጠን በስራ ሰዓት ላይ ስልክ ከአጠገቤ ማራቅ ነው ምፈልገው። ከዛ በኋላ ሙሉ ለሙሉ ትኩረቴን ጉልበቴን ጊዜዬን አቅሜን ሁሉ ነገሬን ለዛ ስራ ሰጥቼ ስራዬን በአግባቡ መስራት እና ማጠናቀቅ ነው ምፈልገው። ስራዬን ካጠናቀኩና ከስራዬን ከሰራሁ በኋላ ነው ስልክ ጥሪ ማደርገው ማለት ነው። ስለዚህ በስራ ሰዓት ላይ ሆኜ ምንም አይነት የስልክ ጥሪ አላደርግም ማለት ነው። በተቻለኝ መጠን ስራዬ ላይ ነው ትኩረት አድርጌ ስራዬን እምሰራው።

የወተት ተዋጽኦ ትወዳለህ? አዎ በጣም የወተት ተዋጽኦ እወዳለሁ ምክንያቱም ወተት እኔ የገጠር ልጅ እንደመሆኔ ያው ገጠር ነው ያደግኩት። ስለዚህ ወተት ከቤት አይጠፋም። ወተት የወተት ተዋጽኦ በጣም እወዳለሁ ምክንያቱም ወተት በመጠጣት ነው ያደግኩት እና። ወተት የወተት ተዋጽኦ ስንል እንግዲህ ወተት አሬራ እርጉ አይብ ቅቤ እና እንደዚህ አይነቶች እነዚህ ናቸው ማለት ነው። የወተት ተዋጽኦ የምንላቸው። እንግዲህ እነዚህ በጣም ለሰውነታችን እጅግ በጣም ጠቃሚና ካልሼምን ጨምሮ ብዙ አይነት ፋትን ጨምሮ ካልሼምን ጨምሮ ብዙ አይነት ንጥረ ነገሮችን። የያዘ የያዘነው የወተትና ወተት ተዋጽኦ ስለዚህ። በጣም በመጠጥ መልኩም ልንጠጣው የምንችለው በምግብ መልኩም ልንበላው የምንችለው አይነት የምግብ አይነት ነው ወይም የመጠጥ አይነት ነው። ወተት ስለዚህ የወተት ተዋጽኦ በጣም እወዳለሁ። በቡና ውስጥ ይጨመራል ከገንፎም ጋር በወተ ገንፎ በወተት የሚበላበት ሁኔታ አለ። ገንፎ በቅቤ የሚበላበት ሁኔታ አለ ገንፎ በእርጎም የሚበላበት ሁኔታ አለ። እንደገና ደግሞ በመጠጥም ያው ወተት ማኪያቶ ተደርጎ ከቡና ጋር ይጠጣል። ወተት ብቻውንም ፈልቶ ይጠጣል ማለት ነው። ስለዚህ ወተትና የወተት ተዋጽኦ በጣም ነው የምወደው

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁ ምክንያቱም በጣም ቀላል ነው። ዳቦ ማብሰል መጀመሪያ እሳት አያይዛለሁ ከዛ በኋላ እሳት ካያያዝኩ በኋላ ሊጥ አቦካለሁ። ሊጥ አቡከ በኋላ ሊጡ እንዲቡከ ካሜራ ሚባል አለ ማቡኪያ ካሜራ እሱን እጨምርበታለሁ ከዛ በኋላ ሊጡ በደንብ ይቦካል። ሊጡ ከቦካ በኋላ እሳት አንድ እንድጄ ምጣዴን እጥዳለሁ የብረት ምጣድም ቢሆን የሸክላ ምጣድም ቢሆን ምጣዴን እጥዳለሁ እዛ ምጣድ ላይ ያንን ያቦካውን ሊጥ። እጋግረዋለሁ ማለት ነው ከዛ በኋላ ያ ሲበስል ማውጣት ነው። ወይ መገልበጥ ነው። ከላይ የሚገለበጥ ገረገልቻ የሚባል ዳቦ ከሆነ እየተደላብጦ ባልበሰለው ጎኑ ይበስላል። ድፎ ዳቦ ከሆነ ግን ከስርም እየበሰለ ከላይም ደግሞ የብረምጣር ተደፍቶበት በብረምጣር ተደፍቶበት ከላይም እየበሰለ በኩባ ተጠቅልሎ የሚመስልበት ሂደት ነው ያለው ማለት ነው። ስለዚህ ዳቦ ማብሰል በደንብ ነው የምችለው። ብዙ አይነት የዳቦ አበሳሰሎች አሉ የገረገልቻ ዳቦ አበሳሰል አለ። የድፎ ዳቦ አበሳሰል አለ የቂጣ አበሳሰል አለ። የሙልሙል አበሳሰል አለ። ስለዚህ ዳቦ ሲባል ራሱ ብዙ አይነት ዳቦ ስላለ ሁሉም የራሳቸው የሆነ የአበሳሰል አይነት አላቸው። ለምሳሌ በእንፋሎት ብቻ የሚበስል የዳቦ አይነት አለ። በእሳት በብረምጣድ የሚበስል የዳቦ አይነት አለ ቂጣ ነው እሱ። እንደገና ደግሞ በሸክላ በሸክላ ምጣድ የሚበስል የዳቦ አይነት አለ እሱ ገረገልቻ ይባላል። እንደገና ደግሞ ከስር በሸክላ ምጣድ ላይ ተደፍቶ ከላይ ደግሞ ብረት ምጣድ ተደፍቶበት በብረት ምጣዱ ላይ ደግሞ እሳት ፍም ተጥዶበት የሚበስል የዳቦ አይነት አለ እሱ ደግሞ ድፎ ዳቦ ይባላል። ስለዚህ እነዚህ በአጠቃላይ ባህላዊ የዳቦ አበሳሰል ሂደቶች ሲሆኑ። ዘመናዊ የዳቦ ማብሰያ ዳቦ ማብሰል አይነት። ወይም የዘመናዊ ዳቦ አበሳሰል ሂደቶች ደግሞ በማሽን ውስጥ ነው። በማሽን ውስጥ ዳቦ ሊጡን በተለያየ በተለያየ ቅርጽና በተለያየ መጠን ተቆራርጦ ማሽን ውስጥ ገባሉ ማሽን ውስጥ ወይም ደግሞ ያ ኦቨን የዳቦ ማብሰያ ኦቨን አብስሎ ያወጣቸዋል ማለት ነው። ማቡኪያውም የሚያቦካውም ማሽን ነው የሚጋግረውም ማሽን ነው ማለት ነው። በዘመናዊ የዳቦ አበሳሰል ሂደት ውስጥ ስለዚህ ዳቦ ማብሰል በደንብ እችላለሁ።